መዝገቦችን ታስቀምጣለህ? አዎ መዝገቦች መቀመጥ አለባችሁ በአግባቡና በትክክለኛው ቦታ ላይ አለበዚያ ስራ አይኖርም ማለት ነው የሰራሁት ስራ ተመዝግቦ አልተቀመጠም እንትን አይባልም ማለት ነው አታገኘውም በኋላ መለሰ እና መዝገቦች ያስፈልጉናል የመዝገብ ቤት ሰራተኞች የሚባሉ አሉ እውነቱን ለመናገር መዝገቦችን ይዘው የሚያስቀምጠው ማለት ነው ቁጭ የሚል ግን እኔ አሁን በምሰራው ስራ ላይ ማስቀመጫ አለችን እና በሷ ነበረ የምናስቀምጠው መዝገቦችን እና እነዚህ መዝገቦች ይጠቅማሉ ወደፊት እንደ መረጃ ናቸው መዝገብ ያው መረጃ ነው መረጃን ይዛ ነው እንግዲህ ስራም የምትሰራው ነው ሁሉንም የሚከናወንልህ ሁሉንም ነገር የምታደርገው በመዝገቦች ላይ ባለው ነው ማለት ነው መዝገቦች ያስፈልጉናል ያለ መዝገቦች ስራን አታከናውንም ማለት ነው እና የተመዘገቡ ምንድን ዳታዎቻችን ሰራዎቻችንን የምናስቀምጠው በዚህ መዝገብ ነውና መዝገቦቻችን ወሳኝነት አላቸው መዝገብ ዝም ብሎ አይሰራም እና መዝገቦቻችን ጥሩነት የሚኖራቸው የምናከናውነው ስራ ነው እና ጥሩ መዝገብ ቤት ያለው ሰው ጥሩ ስራ ይሰራል መጥፎ መዝገብ ቤት ያለው ሰው ደግሞ መዝገቦችን መዝገቡ ይቀመጣል ማለት ነው እና መዝገቦቻችን ቆንጆም ሆነ እንደምቦቹ ማስቀመጫዎቻችን ማለት ነው እንትን እንዲኖራቸው ይገባል ስም እንዲኖራቸው ይገባል አሁን የሰራተኛ መዝገብ ለብቻው የገንዘብ ብዛት ማስቀመጫው ለብቻው እየተባለ በየሰማችን በየካታጨሎጎ መቀመጥ አለበት ማለት ነው የመዝገብ ቤት እቃዎቻችንን ስሞቻችንን እና ያው እነም አሁን በምሰራው ስራ ላይ በምዝገብ ነበር የማስቀምጠው ተመዝግቦ መቀመጥ አለበት ይሄ ፔይመንት ሄዷል ይቀመጣል ይሄ ፔይመንት ተሰርቷል ይቀመጣል እና መዝገብ ዝም ብሎ አይደለም እንትን የሚለው የሚሰራው አንዳንድ ጊዜ መዝገቦቻችን የማይሆኑ ነገሮች ሊሆን ይችላሉ እና ከመዝገብ ቤት ውጪ የሚደረጉ ነገሮች አላስፈላጊ ናቸው እና መዝገቦቻችንን መዝገብ እና የምንሰራውን ስራ እንመዘግብና በተገቢው ቦታ ልናስቀምጠው ይገባል። አሁን አንድ ሰው እስኪ የዛሬ ሶስት አመቱን አንድ ሰነድ ፈልጌ ነበር ብዬ ኬት ታመጣዋለህ ሰነዱን ተመዝግቦ ካልተቀመጠ በሁለቱም መቀመጥ መቻል አለበት አሁን ዘመኑ እየሰለጠነ ስለሆነ ወይ ጎግል ላይ ማስቀመጥ አለብን ጎግል ድሬጎችን ላይ በስልካችን መያዝ አለብን ፋይሉን መዝገቡን አሊያም ኮፒ እና ፎቶ ኮፒ እየተነሱ መቀመጥ አለባችሁ ለምንድነው እነዚህ አስፈላጊ አንዱን ፎቶ ኮፕ ይሻላል፣ በወረቀት የተያዘ ነው የሚጠቅመው ማለት ነው ይሄኛው ግን በመብራት በኢንተርኔት በኮኔክሽን በ በይነ መረብ ስለሆነ መብዛት የሚሰራው ይችግር ይኖረዋል ማለት ነው ስራችን ላይ ተግባባን ስለዚህ በመንገድ መረብ እንትን ማድረግ አለብን መስራት አለብን የሚሰራውን ስለሚሰራ እነሱ ከእነሱ ይልቅ በወረቀት ይቀመጥ ይሻላል ማለት ነው። ወረቀቴን በየስሙ በየስሙ በየምፈልገው መዝገብ ቤት አስቀምጠዋለሁ ማለት ነው እና መዝገብ ቤቶች አሁን ቀበሌዎች ላይ ወረዳዎች ላይ ነው እነዚህ መዝገቦች ያሉት ተመዝግበው እየያዘ አሁን ያንን ሰው መሬቱም ቦታውም ሁሉ ነገሩ በመዝገብ ቤት ውስጥ ነው ያለው ገባችሁ ይሄ መዝገብ ቤት ነው እንግዲህ የሚያኖርህ አንተን በዚህ መዝገብ ቤት በዚህ ቁጥር በዚህ ቁጥር በዚህ ቤት በዚህ ሰዓት ላይ እነዚህ መዝገብ ቤቶች አሉ ማለት ነው እና በመዝገብ ቤቶች ውስጥ ተቀምጠው መገኘት አለባቸው። እነዚህ ነገሮች እና መዝገብ ቤቶችን ሁል ጊዜ የምናስቀምጠው በቃ በተለየ ቦታ ነው ማለት ነው ሰዎች በማይዘርፉት ጥበቃ የሚያስፈልጋቸውን ለምን አንድ ሰው ገብቶ የአንድ ሰው መዝገብ ሊያጠፋና ሊሰርዝ ይችላል እና መዝገቦቻችንን

የምትወደው ፊልም ምንድነው? ይላል ጥያቄውና ከምወ ከምወደው ፊልም አንዱ። ያው ሁለት አይነት ፊልሞችን እኔ እወድዳለሁ። ለመጀመሪያ ልክፈልላችሁና የምወደው አንዱ የሀበሻ ፊልም ነው። የሀበሻና የፈረንጅ ፊልሞች ናቸው። ከሀበሻ ፊልሞች ውስጥ አንደኛው። ኮሜዲ ሁኖ የፍቅር ዘውግ ያለው ኮሜዲ የፍቅር ዘውግ ያለው ነው በብዛት የሚሰራው እኛ ሀገር እና ኮሜዲ ነው። ደስ ይለኛል አሁን እዛ ላይ። ለምሳሌ አሁን አንዱ ልግለጽላችሁ ኮሜዲ የፍቅር ዘውግ ያለው ነው አንድ በቅርቡ ምንወደው ታዋቂ አርቲስት ሞቶብናል እና እሱ የሰራው ነው። ኤፍቢአይ ይባላል እሷ አሁን ምርጥ የአማርኛ ፊልም ነው። እና ከእሱ በተረፈ ደግሞ ሌሎች ሌሎች እንትኖች አሉና ምርጥ ምርጥ ፊልሞች አሉና እና ከእነሱ በተረፈ። አላዳንኩሽም የሚል ፊልም ነበር እና አላዳንኩሽም ቆንጆ ፊልም ነበረ እና እንዴት ታሪኩ የሚያወሳው እንዴት ነው? አንድ ዶክተር ያዳናትን ታካሚው ጋር ሄዶ እንዴት ልበላችሁ ተጋብዞ ጋበዘችው ስላዳንከኝ አመሰግንሃለሁ ምናምን ነገር አለችው። እና ጋበዘችው ምሳ ግን ጊያኔ ከዛ በኋላ ያቺ አመሰግናለሁ ብላው ስትስመው እንትኑ ሊፕስቲኩ ለካ ልብሱ ላይ አርፏል። እና ያቺ ሚስት ያቺ አለ ስላዳንከኝ ብላ ስለሳመችው ሚስትየዋ ከዛ በድብቅ እየተከታተለችት ወደውብኝ ነው ባሌን ልቀማ ነው ምናምን ብላ። ምን ያድርግሽ ብላ አንድ ቀን ሳታስበው ስትጨቃጨቃት እና ትሞትባታለች። ከዛ ስትሞትባት ነው እንግዲህ የሟች ሟችን ደግሞ የሚወድ አንድ ነፍሰ በላ ሰውዬ ነበር። እና ከዛ በኋላ ነው እንግዲህ ሚስቴን ገላለች ብሎ ዶክተሩ ምንም የማያውቀውን ንጹህን ዶክተር እንግዲህ ወደ መግደል ልጁን ወደ መግደል ምናምን ያመራውና። ይሄ እንደዚህ አይነት ይሄ ፊልም አሁን በቃ የሚገርም ፊልም ነው። እና አላዳንኩሽም ይባላል ከእሱ እሱን ፊልም በጣም እወደዋለሁ። እንደውም ሄርሜላ የሚባል ፊልም አለ እና በፍቅር ላይ የተመሰረተ ፊልም ነው። እና ይሄ ሄርሜላ ልጁ ይወዳታል ዩኒቨርሲቲ ተማሪ ሆና ምናምን እና ከዛ በኋላ በሷ ምክንያት ትምህርት መማር አይፈልግ አይችልም። ስራ መስራት አልቻለም ስለዚህ እሷን ያው ማጥቃት ፈለገ ማለት ነው። እሷን ለማጥቃት የተለያዩ ሙከራዎችን ያደርግ ነበር ለመግደል ሊገድላት ምናምን ይሞክራል። በዚህ ሰዓት ያው እሷ አልፈልገም ስትለው ያው እሷን ለማጥፋት ይሞክራል ማለት ነው። ይሄ አሁን የፍቅር ፊልም ነው ግን እውነተኛ ታሪክ ነው። እውነት እነሱ እንዴት ነው መምታት ይጀምራል መደብደብ እንድትወደው ይፈልጋል እህቷ ላይ ጥቃት ያሰነዝራል አባቷን ያው አባቷን ቤተሰቧን በቃ ያስፈራራል እገላለሁ እያለ ማለት ነው። ገልላለሁ አጠፋለሁ እያለ በዚህ ምክንያት በፖሊሶች በወታደሮች ይገደልና ህይወቱ ያልፋል። እውነተኛም ታሪክ እና በቃ ታሪኩ እና እንደዚህ አይነት ፊልሞች ልብ አንጠልጠይ አማርኛ ፊልሞችን እወዳለሁ። ከዛ በተረፈ ደግሞ የእንግሊዘኛ ፊልሞች በጣም ደስ የሚሉኝ አሉ እንደነሱ ልብ አንጠልጣይ የሆኑና አክሽን ጋራቴ አሁን ቫንዳም ቫንዳም የሚሰራበት ፊልም በጣም ደስ ይለኛል እነ ቫንዳም የሚሰሩት ጄን ክሎድ ቫንዳም። ጄኪ ቻይና የሰሩት እነ ጄፍሪ በቃ የድሮ የድሮዎቹን ነው የማውቃቸው እውነቱን ለመናገር እነሱን ነው የምወደውና። ከእነሱ ውስጥም ያው ኤክስፓንደብል እነ ሲልቨር ስተዲስታይል እነዚህ መቅደስ የሚሉ ፊልም ሰርቷል ለምን ካራቲ ነው አክሽን ነው ለአይናችን የማይጠገቡ ናቸው። እና ደስተኛም ሆኜ ነበር የማየው እነዚህን ፊልሞች። ስለዚህ አሁን የምወደው የሚያዝናና ዘና የሚያርቅ የሚያስቅ እና ስኩል ላይፍም ላቭ ዶንት ኮስት ኤ ሞኒ ነው ምናምን የሚለውን ፊልም ለመረነ ነፍሱም ደስ ይለኛል። የሀይስኩል ብቻ ያው የድሮቹን ፊልሞች አያቸዋለሁ አሁን ላይ ግን የሆነ ነገሩ ተቀይሯል። እየተጋነነ ከእውነት የራቀ ስለሚመስል ብዙ ሰው አሁን እንደዚህ አይነት ፊልም አይመለከትም አሁን ላይ። እና ስፓይደር ማንም ጥሩ ነው ደስ ይለኛል። እንዳልኳችሁ አክሽን ካራቴ እና የፍቅር ፊልሞች እና የሃይስኩል ፊልሞችን እወዳለሁ። በሀገር ውስጥም ከሀገር

ዜናውን ከየት ታገኛለህ ይላል? ጥያቄው እና ዜናውን የማገኘሁ ያው የተለያዩ አማራጮች አሉኝ የመጀመሪያ ዜና የማገኝበት ቴሌቪዥን ነው። ቴሌቪዥን ላይ ሁለት አይነት ዜናዎችን አገኛለሁ እኔም በቃ እንትን በአጋጣሚ የሆነ አንደኛው ስለ ሀገራችን የሀገራችንን ወቅትዊ ሁኔታ ስለ ሀገራችን ልማት ብልጽግናና ስለ ሀገራችን ላይ ስለተከሰተው አደጋም ካለ ይሄን ያህል ሰዎች ሞቶ ይሄን ያህል ወይ አውሮፕላን ተከሰከሰ ወይ ይሄን ያህል ሀገራችን አደገች እንዴ ይሄንን ዜና ያው በቴሌቪዥን አገኘዋለሁ በቴሌቪዥን መስኮቶች ነው እንግዲህ የማያቸው እማያቸው። ከእኛ ሀገር ዜና ጣቢያዎች ሶስት ነበር አራት ናቸው። የኢትዮጵያ ቴሌቪዥን አሉ የኢትዮጵያ ብሮድካስት ቲቪ የሚባለው ማለት ነው። ኢትዮጵያን ቴሌቪዥን ኢቢሲ እና ፋና የሚባል አለ ዋልታ እነዚህ ሶስት ናቸው ሌሎችም አሉ። ሌሎች ደግሞ የኢትዮጵያውያን ሆኖ ከአማርኛ ከዋና ቋንቋ ውጪ ኦሮምኛ ትግርኛ የሚኖሩ በትግርኛ በኦሮምኛ የሚያወሩ ጣቢያዎች አሉ። ከእነዚህ በሁሉም ቋንቋ የሚሆኑ በሱማሌ በአፋር በወላይተኛም በሁሉም የሚያወሩ ቋንቋ የሚናገሩ አሉ እና እነዚህ ከእነዚህ ከእነዚህ ዜና ጣቢያዎች ውስጥ መረጃ እሰማለሁ ማለት ነው። ዜና አገኛለሁ ስለዚህ ከቴሌቪዥን አገኛለሁ አንደኛው ከኢቲቪ ከምን ከእነሱ ውስጥ ከእነሱ ውጪ ደግሞ ስለ እንትኖች አሉ የውጪ ጣቢያዎች አልጄዚራ አለ። አልጄዚራ ቲቪ ሲኤንኤን ቲቪ እና ቢቢሲ ፕሬስ ቲቪ እነዚህን ከእነዚህ መረጃዎችን ዜናዎችን አያለው አለማችን እንዴት ሆነች? ምን ተከስተ እዚህ እስራእል እና ፍልስጠምን ምን ሆኑ? እርቅ ተፈጠረ ወይንም አልተፈጠረም የሚለው እያንዳንዷን እያንዳንዷን እንቅስቃሴ አይላው ማለት ነው። እና ስለዚህ ጠብቀኛል ማለት ነው። የዜና አውታሮች ላይ ከቲቪ ነው እና እነዚህ ቲቪዎች ዜና ይሰጡናል ከዛ በተረፈ ከዩቲዩብ ላይ ዜናዎችን ማየት እችላለሁ ማለት ነው። ዩቲዩብ ላይ አያለሁ ከፌስቡክ ላይ ማለቴ ማህበራዊ ሚዲያ ነው። እና ከማህበራዊ ሚዲያ ደረገጾች ውስጥ አንዱ ከሆነው ከፌስቡክ ላይ ከዩቲዩብ ላይ አያለሁ። እንዲሁም አሁን ላይ ደግሞ የመጡ ስሮች አሉ አይደለም ማህበራዊ ሚድያ ዉስጥ ከእነዚህ ውስጥ አንዱ ታዋቂው ቲክቶክ ነው በቲክቶክ አገኛለሁ ማለት ነው። ሰው አወራለሁ ከሰዎች ጋር አወራለሁ ስራዬን እሰራለሁ ዜና አለ እየታየ ነው እላለሁ ማለት ነው። በዜና አውታሮች ላይ ዜናህን ታያለህ የሚዘግቡ አሉ ዜና ዛሬ እንደዚህ ነው ዛሬ እንደዚህ ተፈጥሯል እንዲህ እንዲህ አሉ አጫጭር ዜናዎችን የሚገልጹልን ቲክቶከሮች አሉና ከቲክቶክ ዜናዎችን እሰማለሁ። እንዳልኳችሁ ስለዚህ አንዱ ይሄ ነው። ሌሎች ደግሞ አሉ ቲክቫ የሚባሉ ከእነሱ ላይ ዜናን እሰማለሁ ማለት ነው። በጽሁፍ ዜኖዎች አሁን በቪዲዮ ምናምን ብቻ አይደለም እኮ የምንየው በሬድዮም አሁን ዜና ይወራል። ከሬድዮ ላይም ከሬድዮ ጣቢያ ላይም ዜናን እሰማለው ማለት ነው። ከሬድዮ ጣቢያ ላይ ዜማዎችን ዜና እሰማለሁ እከታተላለሁ እና ቴሌቪዥን ሬድዮ እና እንደዚህ ማህበር ሚዲያ ስልክ ማለት ነው። ሬድዮ በስልክም አለ። ከእነሱ ትከታተላለህ ዜኖች ግን ያው ተአማኝነታቸውን ለማረጋገጥ ያው ከሁሉም ይልቅም በቦታው ተከስተህ ብታይ ነው ዜናዎችን የምታምነው እና ተአማኒነቱ የሚረጋገጠው። እንዴት ነው? ሁሉም ሰው እየዘገቡ ሲመጣ አንድን ዜና እውነት ነው ማለት ነው። ከዛ በተረፈ የራሱን ስሜት ሊገልጽ አይችልም አንድ ሰው ዜና አንባቢ ነኝ ብሎ እና ዜናዎቻችንን በደንብ አድርገን እንትን ማድረግ አለብን ተአማኒ ናቸው አይደሉም የሚለውን ማየትና መገንዘብ ያስፈልጋል። ስለዚህ ዜናን እከታተላለሁ። ስከታተልም በሚገባ መልኩ ነው ይሄ ዜና ታማኒ ነው አይደለም የሚለውን ከነዚህ ከቴሌቪዥን ጣቢያዎች ቼክ አደርጋለሁ ማለት ነው። ስለዚህ ዜናን እናደርግ

የቪዲዮ የቪዲዮ ጥሪ ታደርጋለህ? አዎ የቪዲዮ ጥሪ አደርጋለሁ ከቤተሰብ ጋር። ውጪ ካለ ቤተሰብ ጋር ለምሳሌ አንድ ቤተሰብ አለን እና እዛ ሁለት ቤተሰብ ምናምን አለው እዛ ካሉት ጋር የምናወራው በምንድነው? በኢንተርኔት ላይ በኢሞ ነው። የቪዲዮ ጥሪ ያው ኢሞ ነው የምንጠቀመው ምክንያቱም ይሄ ቪዲዮ ጥሪ ላይ የተለመደ ስለሆነ። ይሞ የቆየም ነው የቆየም ስለሆነ። ኢሞን ተጠቅሜ ነው እኔ። ቪዲዮ ጥሪ የማወራው ከቤተሰብ እና ከዘመድ አዝማድ ጋር ማለት ነው ነው። እና ያው የቪዲዮ ጥሪ አጭር እና አጭር ላይሆን ይችላል ብዙ ሰዓትም ሊሆን ይችላል። አሁን አሁን ዛሬ አድርጌያለሁ የቪዲዮ ጥሪ። ዛሬ የቪዲዮ ጥሪ አድርጊያለሁ። እና ይሄ የቪዲዮ ጥሪ ከቤተሰብ ጋር ነበር ግንኙነቱ እና። ደስ ይልሃል የቪዲዮ ጥሪ ላይ ብዙ ነገር ታደርግበታለህ ታወራበታለህ እየተያየህም ፊት ለፊት ስለምትተያይ። እንዴት ነው ተቀራርበህ የምታወራ ነው የሚመስል አሁን እዛው ሆነ እዚህ ካለ ሰው። ማውራት መቻል ትልቅ ጥበብ ነው ትልቁ እውቀት ነው። አይደለም እሱ ያለው እዛ አንተ ያለው እዚህ። እና እንዴት ነው መነጋገር መቻልህ ትልቅ የሳይንስ እውቀት ነው። ግኝት ነው እና እና እንዴት ልበላችሁ? እኔም አወራለሁ በኢሞ አሁን አንድ ቤተሰብ አለችኝ ብያችኋለሁ አይደለ ደውልላታለሁ። በኢሞ በጣም ነው ምናወራው ስናወራም እንዲህ ተፈጥሮ እንዲህ ተፈጥሮ ትላለች ያው እኛም አይዞሽ እያለን እያበረታታን ጽናቱንና ብርታቱን እንዲሰጠን ፈጣሪ። እንለማመዳለን አያችሁ ሁል ጊዜ አንድ ሰው መጸለይ ካለበት ይጸልያል። ማውራት ካለበት ያወራልና። ቪዲዮአችን ላይ እንነጋገራለን ስለ ህይወቷ ብቻዋንም ስለምትሆን በብዛት ደውዬ አዋራታለሁ። እንደዚህ እኮ ስራ አለ ምን ታደርጊያለሽ እላታለሁ። እሷም እሺ እሺ እያለች የቪዲዮውን ጥሪ ትሰማለች ማለት ነው። በቪዲዮ ጥሪ ነው እንግዲህ እኛ የምንግባባው የምናወራውና የምንጠባበቀው እርስ በርሳችን። የኔ ቪዲዮ ጥሪ ምንም በቃ የለም ማለት ነው። ለምን? አንድ ሰው አሁን ይናፍቅህ የለም አንድ ሰው በሚናፍቅህ ሰዓት ያንን ሰው። በቃ ቢያንስ በአካል አታየውም በቪዲዮ ነው የምታየው ማለት ነው። በቪዲዮ ስታየው ናፍቆትህ ይቀልልሃል በአካል እስክንገናኝ እግዚአብሔር ፈቅዶ የአምላክ ፍቃድ ነው። ሁል ጊዜም የኢየሱስ ክርስቶስ ፍቃድ ነው የሚጠቅመው እና ኢየሱስ ክርስቶስ ሲፈቅድ ነው። የምትገናኘው እና እየሱስ ክርስቶስ ፍቅር ለመልካም ትላዩ ቪዲዮ የሚያገናኘው ማለት ነው። እና ያው የቪዲዮ ጥሪዎችን ብዙ ጊዜ ያደርጋሉ እንዳልኳችሁ ነው። እነዚህን ማድረጌ ግን ጉዳት ያስከትላልም አያስከትልም ብዙም የማውቀው ነገር የለም። ዋናው እኔ እገናኛታለሁ አያታለሁ እኔ ያቺን ሴት ተቀርጻ ያንን ቤተሰቤን ማየት ላይ ነው። ግን ከዛ በተቃራኒነት ሰዎች ያው ያውቁት ሰዎች የምትውልበትን የምታደርገውን ምናምን ያውቃሉ ስለዚህ የምትገኝበትን ምን ማለት ምን እንዳደረክ። ነገር አስወጋለሁ ቴክኖሎጂ ማለት ነው። እና ያው ሳጠናም ስናጠናም መሆን ከጓደኛዬ ጋር አሳይመንት ስንሰራም በፊት በጥሪ ነበረ። አሳይመንት የምንሰራው አሳይመንታችንን የምንቀባበለው እንደዚሁ ነው። ቪዲዮ እየተሰጣጣን ነበረ ቪዲዮ። ጥሪ አደርግለታለሁ እሱም እሺ እንዲሰራው እስኪ ቪዲዮ ላክልኝ አሁንም። አሁንም እንደዛ አደርጋለሁና እና ስራም የሚሰራው በቪዲዮ ጥሪዎች ላይ ነው። ከእነሱም ውስጥ የዙም የዙም ስብሰባዎች ይደረጋል። አይደለ ብዙ ጊዜ አድርጌያለሁ አስር አድርጌያለሁ አስሬ አድርጌያለሁ። ከዛ ውጪም ኢሞም እና ቴሌግራም ላይም ያው በቪዲዮ ትቀራረጻለህ እየተቀራረጽክ ከጓደኞችህ ጋር ታወራለህ። እና ኢሞ ብቻ አይደለም ያው ሁሉንም ነገር ነው የምንጠቀመው። የቪዲዮ ጥሪ ማድረግ ባለብኝ ሳት አደርጋለሁ ሲያስፈልገኝ

ኮከቦችን መመልከት ትወዳለህ? ይላል ጥያቄውና አሁን ኮኮቦችን አያለሁ ኮኮቦችን በመመልከት ነው ጊዜን የማበክነው እና ኮከቦች ለምሳሌ አሁን ፀሀይ አንዷ ኮከብ ናት። ከኮከቦች ውስጥ ማለት ነው ፀሀይ ኮከብ ናት። ፕላኔቶች፤ ማርስ፤ ጆፒተር ማለት የፀሀይ ፕላኔት ናት ነው። እና ያው ከዋክብቶች እንግዲህ ከፀሀይ ቀጥሎ የሚወጡ ናቸው ፀሀይን ተከትለው የሚወጡ ኮከቦች ናቸው በሰማይ ላይ እኮ አቅርቶች ናቸው እና እመለከታቸዋለሁ። ማታ ሲሆን ጨለማው ጥርት ስለሚል እንዴት ነው ማታ ላይ በቃ ታያችኋለህ ስለሚያብሩ ማለት ነው ብዙ አይነት ከዋክብቶች አሉ አሁን አሁን እንደውም ከዋክብት ከከዋክብቶቹውስጥ አሁን አንዳንዶቹ እንትን ክርስቶስ ሲወለድ ኮከብ እየመራቸውን አይደለ ሰባ ሰገለን ክርስቶስ የተወለደበት ቦታ ያደረሳቸው ያደረሰችው ከዋክብተን ተከተለው ነው እንግዲህ የክርስቶስን መወደድ ያወቁት አገኙት ቦታውን እና ኮከቦች ያው በጣም ወሳኝ ናቸው። መሪ ናቸው ማለት ነው። እነሱን ተከትለን ከሄድን ጉዞአችን ነየጠና ይሆናል የሰመረ ይሆናል እና እኔ ከዋክብቶች እናያለሁ። በጣም ብዙ ከዋክብቶች አይቻለሁ ውበታቸው ደስ ይላል እና ያምራል አሁን አንድሮሜዳ የምትባል አለች እና በኢትዮጵያ የጥንት ኢትዮጵያዊያን ስነፈለክ እውቀት አንዷ ናት እና አንድ ሮሜዳ ሄ እዛ ላይ ከዋክብቶች ገጥሞ የሚሰሩት ቅርጽ አለና እነዛ ቅርጾች ናቸው እንግዲህ አሁን ላለንበት አለም ስልጣኔ መሰረት እና የግብጽ ኦሪዮኖች ኦሪዮን ይባላሉ። የግብጽ ፒራሚድ አሁን እነሱን ሶስት የሶስቱን ኮከብ እንዴት ነው አና ቀጥታ የሶስቱን ኮከብ መቀመጫ? ወይም መገኛ የሚገልጹ ናቸው ተብሎ ይወረል በአንዳንድ ሳይንስ ሳነብ ማለት ነው እና ከዋክብትን ጠንቅቆ መረዳት ያስፈልጋል። ያው የትኛው ኮከብ በየትኛው ወቅት ይወጣ፤ የትኛው እንትን በየትኛው ኮከብ ይወጣልና የሰዎች ባህሪም ከኳይ ክብት ጋር እንግዲህ ይያያዘልና ለምሳሌ ኮኮብ አስራ ሁለቱ ወቅት ስላለ አስራ ሁለቱም በተለያዩ ኮከቦች ኮከቦች ይመሰላሉ እና አንዱ ኮከብ የጊንጥ ጊንጥ የሚባል አለ ብዙ አሉና አማለ ውሃ አመለ ኧረ ብዙ አሉ። ይህንን ብዙ የቤተክርስቲያን ሰዎች በደንብ ነው ስለ ከዋቅብት ጠንቅቀው የሚያውቁት። በሳይንሱም አሉ እና አስትሮ ፊዚክሶችም የሚያውቁት ማለት ነው ስለዚህ ከዋክብት መመልከት እወዳለሁ ደስ ይላሉ ተፈጥሮ ናቸዋ። ግን የምናያቸው ምን ይላል ሳይንሱ እነዚህ የምናያቸው ኮከቦች ከብዙ ሚሊየን አመታት በፊት የተፈጠሩ ናቸው ይላል። ግን እኔ ያው መጽሐፍ ቅዱስ ደግሞ የሚነግረን አረም የተፈጠረችው እንግዲህ የዛሬ ሁለት ሺህ አስራ ስምንት አካባቢ እንደሆነ ነው። ከክርስቶስ ልደት በኋላ እና በፊት ማለት ነው እና በአጠቃላይ አለም በስምንተኛው ሺህ እንደምታልፍ ነው ስምንት ሺህ አመት ሲሞራት እንደዛ ተብሎ ይታመናል በቤተክርስቲያን ደግሞ ሚሊየንስ ኦፍ ላይት አዎ ያለነው እያለ ነው ያው እና ብዙ አመታት ነው አሁን ሉሲ አሁን ሚሊየን አመታት በፊት የነበረች የመጀመሪያ የሰው ዘር መገኛ ናት እና ሉሲ ትባላለህ እሷም ብንወስደውን ከብዙ ሚሊየን ሚሊየን አመት በፊት የነበረች ናት ይላል እና ብቻ ከዋክብት በፊቴ የተፈጠሩ ይሆን ምን ይሁን ከብዙ አመት ሚሊየን በፊቴ የነበር ከዋክብት የየሆነ አሁን የምናየው እኔ እንጃ ብቻ የሚል አንድ የሆነ ትምህርት ስለሰማሁ ነውና ከዋክብት መግባት መውጣታቸው ጠቃሚ ነው እንዳልኳችሁ፤ ከወቅቶቹም ጋር ስለሚያያዙ ይጠቁሙናል ወቅት ተቋሚ ናቸው እዚህ አቅጣጫ ተቋሚ ናቸው የሚያሳዩ ናቸው ከወክብቶች ስለዚህ ከዋክብትን እመለከታለሁ በመመልከቴም ደስ ይለኛል

ብስክሌት ትጋልባለህ ይላል? ጥያቄውና ብስክሌት እንኳን እኔ አልጋልብም እውነቱን ለመናገር ብስክሌት መጋለብ አልችልም ልጅም ሆኜ ማለት ነው። ምክንያቱም ምንድነው? ቤት እንዴት ነው ብስክሌት ላይ ትወጣና ትወድቅና መኪና አደጋ ይከሰትብሃል ምናምን እያሉ ቤት ስላስፈራሩ አይምሮ ፈሪ ይሆናል እና ፈሪ ሁነህ ታድጋለህ። ብስክሌት ላይ እንዳልወጣ አይምሮየን ስለጎዱት አልወጣም ነበር አልሄድም በቃ ደስ አይለኝም ብስክሌት ሲነዱ ማለት ነው። ያው እኔ ስለማልችል እቀናለሁ ማለት ነው። በአጭሩ የኔ ጓደኞች ይችላሉ አብዛኞቹ እና ደስተኛ ናቸው እኔ ብቻ ነኝ ማልጋልበው። በዚሁ ፍርሃት በቃ እንድፈራ ተደርጌያለሁ። ለምን አይምሮ ውስጥ ትንሽ ሆነ የሚሰረጽብህ ነገር እንድትፈራ ያደርግሃል። እነ ብስክሌት እፈራ ነበር መንዳት ስለማልወድ ማለት ነው። ስለማልችል እናም ብስክሌትን መገለብ እንግዲህ ይከብዳል። አሁን አሁን ይከብደኛል ግን አሁን ለቤተሰብ ላይ ከቤተሰብ የሆነ ልጅ የሚነዳ አለና። እሱን ትንሽ ልጅ ነው አጫውተዋለሁ አለማምደዋለሁ እና ብስክሌት ጎበዝ ነው። ይችላል የበረታ ሰው ነው እና በብስክሌት ይጓዛል። እየጋለበ ነው እንግዲህ ብስክሌት የሚውለው እና ብስክሌት መጋለብ መንዳት አሪፍ ነው። ለመዝናኛ አንዳንድ ጊዜ ብትችል ማለት ነው ብትችል ጥሩ ነው። አንዳንድ ጊዜ ታክሲ ውስጥ በታክሲና በመኪና እግርህን ሰውነትን ከምታደክም በስክሌት መንዳቱ መጋለብ ጥሩ ነው። እግርህ ይጠነክርልሃል ጠንካራ ትሆናለህ ብርታት ይሆንሃል። እንደ ብርታትም ይሆናል። እና ሁለተኛም ሶስተኛም ደግሞ ከገንዘብ ትቆጠብበታለህ ለትራንስፖርት ለጉዞ የምታደርገውን ገንዘብ ወጪ አታወጣበትም ማለት ነውና። እና ብስክሌት መጋለብ ያው ጥሩ ነው ብትችል የሚችል ሰው ቢገልብ ጥሩ ነው። እኔ ግን ያው ለጊዜው አሁን ላይ እየጋለብኩ አይደለም ስላልተለማመድኩም ደግሞም አሁን ከአሁን በኋላም አልለማመድም ለመናገር ትልልቅ ሰው ነኝና። አያስፈልግም በዚህ እድሜ ብስክሌት መጋለብ አልመኝም መሆን። ግን ያው እወዳለሁ የሚጋልቡ ተወዳዳሪዎች ነው ያለው